አዎ ምክንያቱም የህዝብ ትራንስፖርት የከተማችን የህይወት መስመር እና የሁላችንም የጋራ መሸጋገሪያ ነው አውቶቢሶች ባቡሮች እና ታክሲዎች ዝም ብለው ተሽከርካሪዎች አይደሉም በየቀኑ በሺዎች የሚቆጠሩ ታሪኮች እና ሰዎችን ከአንድ ቦታ ወደ ሌላ ቦታ የሚያገናኙ ድልድዮች ናቸው እኔ የህዝብን ማመላለሻ የምትጠቅም የምወደው ማህበራዊ መስተጋብር ስላለው ነው በጉዞ የተለያየ ሰዎችን ታያለህ ንግግሮችን ትሰማለህ አልፎ ተርፎ ተርፎ አዳዲስ ሰዎችን ትተዋቃለህ ይህ ደግሞ የህዝባችንን የእለት ታላት ኑሮ በቅርበት ለመረዳት ይረዳል ከዚህም ባለፈ የህዝብ ትራንስፖርት መጠቀም እጅግ ቆጣቢ ቆጣቢ ነው የግል መኪና ከማሽከርከር የሚመጣዉን የነዳጅነ ና የጥገና ውጪ በመቀነስ ለሌሎች ጠቃሚ ነገሮች ገንዘብ ድንቆት ይረዳናል። በትራፊክ መጨናነቅ ውስጥ ሆነህ ሌላ ሰው ሲያሽከርክር አጠገብ መጽሐፍ ለማንበብም በስልክ ስራ ለማከናወን ጊዜ ታገኛለህ። በተጨማሪም የ ማምላለሻም መጠቀም ለ አካባቢያችን ትልቅ ዉለታ መዋል ነው። ብዙ ሰዎች በአንድ አውቶቢስ ሲጓዙ የሚወጣው የጭስ መጠን ይቀንሳል። ይህም የአየር ብክለትን ለመከላከል ይረዳናል። ዘመናዊና ቅልጣፋ የህዝብ ትራንስፖርት ስርዓት መኖሩ የከተማችን ውበትና ጽዳት ይጠብቃል። እኔ በየቀኑ በምጓዝበት ወቅት የምንጠቀም የምንጠቀምባቸው- ተሽከርካሪዎች ንጽህና ተጠብቆና ስራ ተይዞላቸው ማየት ደስ ይለኛል። ይህንን የጋራ ሀብታችንን በአግባቡ መያዝ የሁላችንም ድርሻ ነው። ስለዚህ እኔ ህዝብ ማመላለሻ በኩራት እጠቀማለሁ።

አዎ ውጤት ማቆየት ለኔ ዝም ብሎ ፀጉር ማሳደግ ሳይሆን ራስን የመግለጫ መንገድ እና የጽናት መገለጫን ጥይም የአንድን ሰው የፊት ገጽታ ከመቀየር ባልፈም ለራሴ የሚሰጠውን ግርማ ሞገስ እና በራስ መተማመን ይጨምራል። ጢም ማቆየት ትልቅ ትዕግስትና እንክብካቤን ይጠይቃል። ዝም ብሎ በማሳደግ ብቻ የሚገኝ ሳይሆን በየቀኑ መስመር በማስያዝ። በማጠብና ዘይቶችን በመቀባት ዘይት የሚጠበቅ። የጥበብ ስራ ነው። እኔ ጢሜን ስንከባከብ ለራሴ የምሰጠውን ትኩረትና ክብር እያሳየው እንደሆነ ይሰማኛል። ብዙ ጊዜ የጢማ ቆየት ከአንድ ሰው ብስለትና ከማንነቱ ጋር ተያይዞ ይታያል። እያንዳንዱ ሲል ለፊቱ ቅርጽ የሚስማማውን የጢም አይነት መምረጥ ይችላል። ይሄም የፈጠራ ክህሎታችንን የምናሳይበት ሌላኛው መንገድ ነው። ግን በታሪካችንም ቢሆን ትልቅ ቦታ አለው። ጥንታዊ ነገስታትና ታዋቂ ሰዎች ጢማቸውን እንደ ክብር ምልክት ይጠቀሙበት ነበር። ዛሬ ደግሞ በዘመናዊ ያለው ምስጢም ትልቅ የፋሽን አካል ሆኗል። ጢም ማየት አንድን ሰው ይበልጥ ጎልቶ እንዲታይና ለየት ያለ ማንነት እንዲኖረው ይዳር ያደርጋል። እርግጥ ነው ሁሉም ሰው ጢም ማየት ማቆየት ላይመቸው ይችላል። ማንም ነገር ግን የትኛውም ምርጫችን ለራሳችን ምቾትና ደስታ የሚሰጥን መሆኑ ነው። ጺም ያለው ሰው ሁል ጊዜም በፊቱ ላይ የራሱን ታሪክ ይዞ ይጓዛል። ስለዚህ እኔ ጺም ማቆየትና መንከባከብን እወዳለሁ።